የስራ አሰራሮችን ትከተላለህ ወይ? የስራ አሰራሮችን ትከተላለህ ወይ? ለሚለው ጥያቄ አዎ እከተላለሁኝ እንግዲህ ለምሰራው ስራ ውጤታማነት በደንብ ሰክሰስፉል ሆኖ እንዲቀጥል ያ ስራ ውጤታማ እንደሆን የምሰራውን ስራም ሊሉት ሰዎች እንዲወዱት ለማድረግ ብዙ ጊዜ አሰራሮችን እከተላለሁ ማለት ነው እንጂ ማንኛውም ሰው ስራውን በሚሰራበት ሰዓት የግድ አሰራር ተከትሎ መሆን አለበት ስለዚህ ለዛ ለምንሰራው ስራ የራሱ የሆነ አሰራር ይኖረዋል የቀደም ተከትል ይኖረዋል የአሰራር ሁኔታ ይኖረዋል የሰራ ስነ ምግባር ይኖረዋል ስለዚህ እንግዲህ ልክ ያን ስራ በምንሰራበት ሰዓት እንደማንኛውም ሰው ማንኛውንም ስራ እንደምንሥራም የራሱ የሆነ የስራ ስነምግበር እና የአሰራር ቅደም ተከተላለ አለው ማለት ነው ስለዚህ እኔ ስራ በምሰራበት ሰዓት የአሰራር ቅደም ተከተሎችን እጠቀማለሁኝ የአሰራር ቅደም ተከተሎችን እጠቀማለሁ ማለት ነው ስራዬን ውጤታማ ለማድረግ ማለት ነው ስለዚህ እኔ የምሰራው ስራ ኔትወርክ ማርኬቲንግ የኔትወርክ ማርኬቲንግ ስራ ስለሆነ ኔትወርክ ማርኬቲንግ ከሌሎች ስራዎች በ ለየት የሚያደርገውን ሳን የአሰራር ቅደም ተከተል እንዲሁም ደግሞ ከሌሎች ስራዎች ጋር ደግሞ አንድ የሚያደርገውን የስራ ቅደም ተከተሉ የአሰራር ሂደት እከተላለሁ ማለት ነው ስለዚህ ኔትወርክ ማርኬተር እንደ ማንኛውም ስራ የራሱ የሆነ የስራ ስነ ምግባር ማሟላት አለብህ ማለት ነው ስለዚህ የስራ ስነ ምግባር የምንላቸው ምንድን ናቸው ፓንክችዋል መሆን በሰአት መገኘት ሊሆን ይችላል በስራ ጎታ ሌሎች ሰዎችንም በስራ ቦታ ላይ ማክበር የሌሎች ስሜትን መረዳት እኛ እንድንከበር ከፈለግን ሰዎች እኛን እንዲያከብሩን ከፈለግን የሰዎችን እንትን ማክበር አለብን ማለት ነው ስለዚህ መብት ማክበር አለብን ማለት ነው ስለዚህ እሱን ማክበር ሎያል መሆን ታማኝ መሆን አለብን ሰዎች በስራ ቦታም ሊሆን ይችላል ከስራ ቦታ ውጪም ሊሆን ይችላል እኛን ታማኝ እኛን እንትን ስታሉን ድረስ እስከቃረቡን ድረስ ወይም ከእኛ ጋር ስራ እስከጀመሩን ድረስ ለሰዎች ታማኝ ሆነን መቀጠል አለብን ማለት ነው እሱ የአንድ የስራ ባህርይ ነው ማለት ነው እንግዲህ ስለዚህ እነዚህ አሰራር ሂደቶችን ከተከተል ማንኛውም ሰው በያዘው ስራ ውጤት ታማ መሆን ብቻ ሳይሆን ህልሙን መኖር እቅዱን ማሳካት እንዲሁም ካቀደው እቅድ በላይ ማሳካት ይችላል ማለት ነው ስለዚህ እሱን አደርጋለሁኝ የስራ አሰራሮችን እከተላለሁኝ ማለት ነው ውጤታማ አለመሆን

ትወዳለህ ኮኮቦችን መመልከት ትወዳለህ ለሚለው ጥያቄ ኮኮቦችን መመልከት እወዳለሁ። ኮከቦች እንግዲህ ምሽት ላይ ጨለማ በሚሆንበት ሰዓት ላይ ነው። መውጣት የሚጀምሩት መታየት የሚጀምሩት በደንብ ደምቀው መታየት የሚጀምሩት የዛን ሰዓት ስለሆነ እነሱን መመልከት እወዳለሁ

ማሰላሰል ታደርጋለህ? ማሰላሰል ታደርጋለህ። አደርጋለሁ ማሰላሰል አደርጋለሁ። ማሰብ እንግዲህ ማሰላሰል ማለት ማሰብ ማለት ነው። ነገሮችን በጥልቀት ማሰብ ማለት ነው። ለነዛ ነገሮች ጊዜ ሰጥተን በጥልቀት ማሰው ማለት ስለሆነ

በቤተሰቡ ምን ያህል አይነት አባላት ታከብራላችሁ? በቤተሰባችሁ ምን አይነት በዓላትን ታከብራላችሁ? በእኛ ቤተሰብ የምናከብራቸው እንግዲህ ባህላዊ የሆኑ በዓላትና ሃይማኖታዊ የሆኑ በዓላት አሉ። ሃይማኖታዊ የሆኑ በዓላት መካከል ጥምቀት አለ ፋሲካ አለ ገምታ አለ እነሱን በደንብ እናከብራለን

ማለህ? መዋቢያያ ትጠቀማለህ ያው ማንኛውንም ሰው ቢያገኝ አይጠላም ራሱን ለማስዋብ የራሱን የግል ንጽህና ለመጠበቅና ደግሞ በሰዎች ላይ ደምቆ ለመታየት። ሰዎች ፊት ላይ ተሳቢነትን ኮንፊደንስን ለማግኘት መዋብ ይጠቀማል እኔም

የድሮ ፎቶቼን ትይዛለህ? የድሮ ፎቶቼን መያዝ በጣም ያስደስተኛል። ምንድነው እሱ ዋናኛው ጥቅሙ። የድሮ ፎቶዎችን መያዝ ትውስታን ሜሞሪን እንድናስብ ከታች ድረስ ከታች ላይ ምን አይነት ሰው እንደነበር። አሁን ላይ ምን አይነት ፕሮግረስ አለ ምን አይነት ለውጥ አለኝ ያለ የሚለውን ለማየት ይጠቅመናል

ዝናብ ሲዘንብ ምን ታደርጋለህ? ዝናብ በሚዘንብበት ሰዓት ብዙ ጊዜ። እኔ የማደርገው። ወይ ፊልም አያለሁ ወይንም ደግሞ መጽሐፍ አነባለሁ። መጽሐፍ አነባለሁ ማለት ነው። ዲፕሊ በጥልቀት መጽሐፎችን አነባለሁ ብዙ ጊዜ እኔ የማነባቸው መጽሐፎች። ፊክሽን ናቸው ልብ ወለዶች ናቸው

ወደ የትኛው ቦታ ተጉዘህ ታውቃለህ? ወደ የትኛው ቦታ ተጉዘህ ታውቃለህ ለሚለው ጥያቄ? እነዚህ የቱሪስት መስብ የሆኑ ቦታዎችና ሃይማኖታዊ የሆኑ ቦታዎች ለምሳሌ ሃይማኖታዊ የሆኑ ቦታዎች መካከል ለምሳሌ ገዳማት ይጠቀሱበታል። እነሱ ለመንፈሳዊም ለአከ እንትናዊ አለማዊም ስለሚጠቅሙ

ድንጋይ ስብስብ ታደርጋለህ ድንጋይ እሰበስባለሁ። እንግዲህ ድንጋይ ብዙ ጥቅሞች አሉት አሁን ላይ ከሚጠቅማቸው ነገሮች መካከል የተለያዩ ቤት ለመገንባት ሊሆን ይችላል። ተለያዩ እንትኖችን ኢንዱስትሪዎችን ለመገንባት ሊሆን ይችላል። ለነሱ አይነት ነገሮች ስለምንጠቅመን። እሰበስባለሁ ማለት ነው

የምሳ እረፍቶ ምን ያህል ጊዜ ነው? እኚህ ምሳ ሰዓት ለመጠቀም የአንድ ሰዓት እርፈት ነው ያለኝ። አንድ ሰዓት እረፍት ነው ያለኝ ለምሳ። ለምሳ በምትጠቀምበት ሰዓት የአንድ ሰዓት እረፍት አድርጌ። ቶሎ ትንሽ ብሬክ አፕ አድርጌ ትኩስ ነገር ከተጠቀምኩ በኋላ ወደ ስራ ይመለሳል

ሌሎችን መርዳት ትወዳለህ? ሌሎችን መርዳት እወዳለሁ። በጣም እወዳለሁ ሌሎችን መርዳት። ምክንያቱም ሌሎችን መርዳት ራስህን እንደመርዳት ስለሆነ የኛን እርዳታ የሚፈልጉ ሰዎችን መርዳት። በባህላችንም መሰረት በሃይማኖታችንም መሰረት በጣም ስለሚደገፍ ስለሚወደድ

በመስመር ላይ ቪዲዮ ትመለከታለህ? መስመር ላይ ጉዞ እያደረኩ እንቅስቃሴ እያደረኩ ቪዲዮ አልመለከትም። ምክንያቱም እንደዚህ በማደርግበት ሰዓት ብዙ ጉዳቶች ይመጣሉ። ግጭቶች ሊፈጠሩ ይችላሉ። እኔ የምንቀሳቀስባቸው ሰዓት ሰው በሚዘዋዛበት ቦታ ከሆነ ችግር ይፈጥራል

ምን አይነት ስልክ ትጠቀማለህ? እኔ የምጠቀመው ስልክ ቴክኖ ስፓርክ ቲዎንቲ የሚባል ስልክ ነው። እሱን እጠቀማለሁ ስማርት ስልክ ነው። ስለዚህ እሱን እጠቀማለሁ ከዚህ በፊት ደግሞ ሳምሰንግ ኤም ኢለቨን እጠቀም ነበረ። እንግዲህ ሁለት ስልኮችን ነው የምጠቀመው

ላፕቶፕ አለ ላፕ ላፕቶፕ አለኝ ላፕቶፕ አለኝ እንግዲህ ኤሌክትሮኒክሶችን እኔ ጠቃሚ ኤሌክትሮኒክሶችን መጠቀም የጀመርኩት ታች ክላስ ሆኘ ነው ማለት ነው። እኔ አሁን ላይ እንግዲህ ዩኒቨርሲቲ ተማሪ ነኝ። በዩኒቨርሲቲ ደረጃ ዲግሪዬን እየሰራሁ በችለር ድግሬዬን እየሰራሁ ያለሁ ተማሪ ነኝ ማለት ነው። ስለዚህ ላፕቶፕ ስለሚያስፈልግ እንግዲህ አሁን ላይ ያለንበት ዘመን ዲጂታል ዘመን ስለሆነ በአብዛኛው የምንሰራቸው ስራዎች ላፕቶፕ ወይም እነዚህ ኤሌክትሮኒክሶችን ልንጠቀም ስልክ ለስማርት ፎኖች ሊሆኑ ይችላሉ። ዴስክቶፖች ሊሆኑ ይችላሉ እነሱን ስለሚያስፈልጉን ያለንበት ዘመን ብዙ ስለሚያስፈልገው ነገሮች አሁን የመረጃ ዘመን ዘ ኢንፎርሜሽን ኤጅ ወይም ኤም ኤም ስለሚባል አሁን ያለንበት ዘመን። እነሱን ለማግኘት ላፕቶፕ አለኝ ማለት ነው። ላፕቶፕ አለኝ እንግዲህ በመጀመሪያ ደረጃ የነበረኝ ላፕቶፕ ኮራይ ፋይቭ ነበረ። ኮራይ ስሪ ነበረ ለያለኝ ደግሞ ፒሲ ነው። ፒሲ ሆኖ ኮራይ ፈይፍ ነው። በሱ ነው ትምህርቴን እየተከታተልኩ ያለሁት ማለት ነው። እንግዲህ በዚህ ላፕቶፕ የተለያዩ ስራዎችን እሰራበታ እየሰራሁበት እገኛለሁ። በመጀመሪያ እየሰራሁበት ያለው ስራ ምንድነው? በላፕቶፐ የተለያዩ ሶሻል ሚዲያዎችን ማኔጅ እደርጋለሁ የተለያዩ ሶሻል ሚዲያ ማኔጀር የተለያዩ ሶሻል ሚዲያ ካለ ካምፓኒዎች እንደ ሶሻል ሚዲያ ማናጀር ሆኜ እየሰራሁ እገኛለሁ ማለት ነው። በሁለተኛ ደረጃ ደግሞ በዚህ በዲጂታሉ አለም ዲጂታል ማርኬቲንግ ላይ እንዲሁ ኔትወርክ ማርኬቲንግንም ጨምሮ ሁለቱንም እየሰራሁ ነው የምገኘው። ዲጂታል ማርኬቲንግ ኔትወርክ ማርኬቲንግ ፍሪላንሲንግ ፍሪላንሲንግ ማርኬቲንግ የምንላቸው ተዛማጅ የሆኑ ነገሮች ናቸው። ዳይሬክ ሴሊንግ የምንለው ማለት ነው። ስለዚህ በእነሱ ዙሪያ እየሰራሁ እገኛለሁ። እነሱን ለማካሄድ በጣም እየጠቀመኝ ነው ማለት ነው። ሁለተኛው ደረጃ ደግሞ በሶስተኛ ደረጃ ይሄ ላፕቶፐን ፒሲዬ እየሰራሁበት የምገኘው ስራ ምንድነው? ዲግሪዬን በጥሩ ውጤት ሲኬታማ እንደሆን እያገለገለኝ ነው ማለት ነው። ምክንያቱም የተለያዩ መረጃዎችን ጥያቄዎችን ሊሆን ይችላል። ከዚህ በፊት ተሰርተው የሚያውቁ ጥያቄዎችን ሊሆን ይችላሉ። እንዲሁ ደግሞ ላይቭ ላይ በመግባት ደግሞ ኦንላይን ስኩል የሚባል አለ በሱ። ብዙ ትምህርቶችን በመማር ኮምቢተር ክላሴን በአሪፍ ውጤት እንድቀጥል እየሰራሁ እንዳለ አሪፍ ግሬድ ይዤ እንድወጣ እየረዳኝ ነው ማለት ነው። ስለዚህ ላፕቶፕ ሶስት እንደዚህ እነዝህም ሶስት ነገሮችን እየተጠቀምኩበት እገኛለሁ ማለት ነው። የመጀመሪያው የወለ በዲጂታል ማርከቲንግ እሱ በዙሪያ እንድሰራ ነው ያደርገኛል የው ይሄን ደግሞ ውጤቴን ደግሞ ውጤቴን በአሪፉ እንድሰራ እያ እያደረገኝ ነው ማለት ነው። ስለዚህ ላፕቶፕ ብዙ ጠቀሜታዎች አሉት ማለት ነው። እንግዲህ ማንኛውም ሰው ሊጠቀመው የሚገባ ኤሌክትሮኒክ ዲቫይስ ነው። የተለያዩ ስራዎችን መስራት እንችላለን ማለት ነው። ለምሳሌ ዩቲዩብ ዩቲዩብ አውቶሜሽን የሚባል አለ። ቪዲዮ ኤዲቲንግ በመለማመድ የቪዲዮ ኤዲቲንግ ኮርሶችን በመማር በኦንላይን በመማር አዲቲንግ ኮርስ በመስራት እነሱን ውጤታማ ሆነን እንድንሰራ እንድንቀጥል ያደርገናል ማለት ነው። ስለዚህ እነሱን ብዙ ሰዎች እየተማሩበት እየሰሩበት ያለ ስራ ነው። ቪዲዮ ኤዲቲንግ ዩቲዩብ አውቶሜሽን በመስራት ቲክቶክ አውቶሜሽን ለመስራት የተለያዩ ስራዎችን ለመስራት በጣም ይጠቅማል ማለት ነው። ስለዚህ ላፕቶፕ ከስማርት ፎኖች በተሻለ ደረጃ በጣም ሚጠቅም በጣም ጠቃሚ የሆነ የ ስራ ነው። ስራ ነው ማለት ነው በጣም አሪፍ የሆነ ስራ ነው። ማንኛውም ሰው ሊሰራው የሚገንባ ትንሽ ትምህርት ትምህርት ሌላ ትምህርት የማያስፈልገው ማንኛውም በሚገባ ስራ ነው ማለት ነው። ስለዚህ በጣም ነው ማስተላለፍ